ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶች እየረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይነግራል፣ አባቴ ይስቃል፣ እናቴ ትከታተላለች። ወንድሜ አዲስ ነገሮች ይናገራል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ ይህ የህይወት ማዕከል ነው። በምሽቱ ይህንን እናደርጋለን። ምሽት ላይ ቤተሰብ አብረን እንበላለን። ይሄ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ ረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታርቅ ይናገራል። አባቴ ስቃል፤ እናቴ ትከታተላለች፤ ወንድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ አጋራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። የምሽቱ ይህንን እናደርጋለን። ምሽት ላይ ቤተሰብ፣ ቤተሰቡ አብረን እንበላለን። ይሄ የእለቱ ምርጥ ጊዜ ነው፣ እናቴ ጣፋጭ ምግብ ታዘጋጃለች፤ እህቶች ረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። አንዳንዱ የእለቱን ታሪክ ይነግራል። አባቴ ይስቃል፣ እናት ትከታተላለች፣ ወንድሜ አዲስ ነገሮችን ይናገራል። እኔም የለቴን ልምድ አራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት ማከል ነው። በምሽቱ በየምሽቱ ይህንን እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን። ይሄ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች፣ እህቶቼ እረዳት ይሆናሉ፣ ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይነግራል፣ አባቴ ይስቃል፣ እናት ትከታተላለች፤ ወንድሜ አዲስ ነገሮች ይናገራል፣ እኔም የእለቱን እናገራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት ማዕከል ነው። በየምሽቱ ይሄንን እናደርጋለን። ምሽት ላይ ቤተሰብ አብረን እንበላለን። ይሄ ለትምህርት ጊዜ ነው፣ እናቴ የጣፋጭ ምግብ ታዘጋጃለች። እህቶቼ ረዳት ይሆናሉ። ሁላችንም በዙሪያው ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይነግራል። አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አዲስ ነገሮች ይናገራል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን በመሆኑን እወዳለሁ። የቤተሰቤ ህይወት ማከል ነው። በየምሽቱ እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን። ይሄ የእለቱ ምርጥ ጊዜ ነው፤ እናቴ የጣፋጭ ምግብ ታዘጋጃለች፤ እህቶች የረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እንደአንዱ የእለቱን ታሪክ ይነግራል። አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አዲስ ነገሮች ይናገራል፣ እኔም የእለቱን ልምድ አጋራለሁ፤ እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት ማዕከል ነው። የበየምሽቱ ይህን እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን። ይሄ የእለቱ ምርጥ ጊዜ ነው፣ እናት ጣፋጭ ምግብ ታዘጋጃለች። እረዳት ይሆናሉ፤ ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አድስ ነገሮችን ይናገራል፣ እኔም የእለቴን ልምድ አጋራለሁ፣ እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት መካከል፤ መዕከል ነው። በየምሽቱ ይሄን እናደርጋለን፤ ምሽት ላይ ቤተሰቡ አብረን እንበላለን፤ ይሄ የለቱ ምርጥ ጊዜ ነው፤ እናቴ ጠፋጭ ምግብ ታዘጋጃለች፤ እህቴ እረዳት ይሆናሉ። እህቶች እረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አዲስ ነገሮች ይናገራል፣ እኔም የእለቴን ልምድ አጋራለሁ፤ እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት ማዕከል ነው፤ በየምሽቱ ይሄን እናደርጋለን። ምሽት ላይ ቤተሰብ አብረን እንበላለን። ይሄ እለቱን ይሄ የእለቱ ምርጥ ጊዜ ነው፣ እናት የጣፋች ምግብ ታሰጋጃለች፣ እህቶች እረዳት ይሆናሉ፤ ሁላችንም በዙሪያው ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አዲስ ነገሮችን ይናገራል፣ እኔም የእለቴን ልምድ እገራለሁ፣ እንደዚህ አብረን መሆን እወዳለሁ። ቤተሰብ ህይወት ማዕከል ነው፣ በየምሽቱ እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን፤ ይሄ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች፤ እህቶች እረዳት ይሆናሉ፤ ሁላችንም በዙሪያ ተቀምጠን እንነጋገራለን። እንደአንዱ የእለቱን ታሪክ ይናገራል፣ አባቴ ይስቃል፣ እናቴ ትከታተላለች፣ ወንድሜ አዲስ ነገሮች ይናገራል። እኔም የእለቴን ልምድ አጋራለሁ፣ እንደዚህ አብረን መሆን እወዳለሁ፣ ቤተሰቤ ህይወት ማዕከል ነው፣ በየምሽትይሄንን እናደርጋለን። ምሽት ላይ ቤተሰቡ አብረን እንበላለን፣ ይሄ እለቱ ምርጥ ጊዜ ነው፤ እናቴ ጣፋጭ ምግብ ታዘጋጃለች፣ እህቶች እረዳት ይሆናሉ፣ ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል፣ አባቴ ይስቃል፣ ትከታተላለች፣ ወንድም አዲስ ነገሮች ይናገራል። እኔም የእለቴን ልምድ አጋራለሁ፣ እንደዚህ አብረን መሆን እወዳለሁ፣ ቤተሰብ የህይወት ማዕከል ነው፣ በየምሽቱ ይሄን እናደርጋለን፣ ምሽት ላይ ቤተሰቡ አብረን እንበላለን። ይሄ የእለቱን ምርት ጊዜ ነው፣ እናት ጣፋጭ ምግብ ታዘጋጃለች፣ እህቶቼ እረዳት ይሆናሉ።